የባህላዊ ዳንስ መማር ጀምሬያለሁ። እስክስታ በጣም ውብ ነው። እግሮችን እና ትክሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትም መከተል አለብን። መምህሩ እንቅስቃሴዎችን ያሳያል። እኛም እንደግማለን። በመጀመሪያ ከባድ ነበር አሁን የተሻለኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምን አለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለ። ን ዳንስ ደስታ እና ኩራት ነው። ይህ የኛ ማንነት ነው።

ሙዚቃ ያለው ያለሁለት ያለሁለት ህይወት አይቻልም። በየቀኑ እሰማለሁ ይሄ የኢትዮጵያ ሙዚቃ ምርጥ ነው ባህላዊው መሳሪያዎች ልዩ ድምጽ አላቸው። ሙዚቃ ልዩ ሙዚቃ አላችሁ በመኪና ውስጥ እሰማለሁ። ከጓደኞችሽ ጋር አዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች ያልቁልኛል ሌሎች ደስ ያሰኛል ሙዚቃ ስሜት ይለውጣል። ቃላት ትርጉም አላቸው ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወት ነው

ስልኬን በጣም እጠቀማለሁ። ሁሌ እየ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመል አመለክታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጄቼን ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ። ሰዓታ አሳል ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮች ማድረግ አለብኝ። እንደማንበብ፣ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል። አስተያየችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ። የስክሪን ጊዜዬን መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል።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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች የማይክሮዬ እሞቃለሁ። ማይክሮዬ እሞቃለሁ በወደድኩ ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን አብረን እንበላለን ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠማቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይናገራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለበት ከዚያ ወደስራ እንመለሳለን። የምሳይ ጊዜ አስፈላጊ እረፍት ነው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

ድመት አለኝ። ስሟ ሉሲ ናት በጣም ውብ እና ተንኮለኛ ናት። በየቀኑ መመገብ አለብኝ ውሃን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ። ታስወደዋለች አንዳንድ ጊዜ በእግሬ ላይ ትተኛለች። ሙቀቷን እሰማታለሁ ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅር እና ተጨባጭነት ተጨባጭነት ይሰጣሉ

የእለት ምሳየ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው ናቴን እንጀራና ወጥ። በማይክሮወይቭ አሞቃለሁ በወደድኩት ቦታ ተቀምጫለሁ ባልደረቦቼ አብረውኝ ይበላሉ። ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠማቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ። ይህ እረፍት ጊዜ ነው። ሰዓት አንድ ስላለበት ከዚያ ወደ ስራ እንመልሳለን። የምሳ ጊዜ አስፈላጊ እረፍት ነው።

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን መብራት መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እንቃለዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደምን ነው ዋይ እንነጋገራለን? እንደወደድን እናጋግራለን የፊልም ምሽት መዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ በጋላሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

የእንቅፍ ልምዴ ጥሩ አይደለም ብዙን ጊዜ ዘገይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ ቡና ያስፈልገኛል። የመተኛት መርሃ ክብር ማዘጋጀት አለብኝ ዶክተሮች ስምንት ሰዓት ይመጣሉ። እኔ ግን ስድስት ሰዓት ያህል እተኛለሁ በቂ አይደለም ስልኬም። በጣም በፊት ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው። ይሄን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ

የባላይደንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችንና ትክክሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መህምሩ እንቅስቃሴዎችን ያሳያል። እኛም እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻሻልኩ ነው። ከሌሎች ተማሪዎች ጋር እንለማምዳለን ሁላችንም አብረን እንደንሳለን። ባላህችን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታ እናኩራት ነው። ይህ የእኛ ማንነት ነው

ቡና ለእኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጀለን በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል ይህን ጊዜ በጣም እወዳለው። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው

የቪዲዮ ጥሪዎችን አሁን እየተለመዱ ናቸው ከቤተሰብ ጋር ለማገናኘት እጠቀማለሁ ፊታችን መየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎች በቪዲዮ ናቸው። ሁሉም ከስራ ቤት የሰሩ ይሆናሉ ጥሩ የበየነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል ወይም ድምፁ መዘግየት ይኖረዋል። ግን በአጠቃላይ ይሰራል ቴክኖሎጂ። ርቀቶችን ያሳንሳል ሰዎችንም በእይታ ማየትህ ግንኙነትን ያጠናክራል። ይህ የዘመናዊ ህይወት አካል ነው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

ከስራ በኋላ መራመድ እወዳለሁ አካሌ እንቅስቃሴ ያስፈልገዋል በአካባቢው ዙሪያ እራመዳለሁ አየሩ በጣም ቀዝቃዛ ነው ሰዎች እየተመለሱ ነው ልጆች እየተጫወቱ ናቸው ወፎች ወደ ጎጆዋቸው ይሄዳሉ። ፀሀይ እየጠለቀች ነው ሰማይ ቀይና ብርቱካናማ ይሆናል። ይህ የእረፍት ጊዜ ነው አእምሮዬ ይረጋጋል ስለ ነገ ማሰብ ጀመርኩ። ደህንነት ይሰማኛል መራመድ ጤንነት ይሰጣል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

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስቧል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ተቀረብኩ። ራሴን አስተዋውቄያለሁ ስለ ስራዬ ተናግሬያለሁ ሌሎችም ስለ እነሱ ነግረውኛል የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎችን ሰማሁ አንዳንዶችም ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግነዋለሁ የስራ አውታር አውታር። የስራ አውታር መረብ ለእድገት አስፈላጊ ነው